ልዩ ችሎታዬ አይ ዶንት ኖው ልዩ ችሎታ መባል እንደሚችል ግን እኔ ልዩ ችሎታዬ ነው ብዬ የማስበው አንድ ነገር ቢኖር ማንኛውንም አይነት ነገር ሌላው ሰው ከሚማርበት ፍጥነት እጅግ በጣም ባነሰ ጊዜ ተምሮ ጭራሽ እዛ ነገር ላይ በጣም ጎበዝ መሆን እችላለሁ። ብዬ ማሰብ የማስበው ነገር ብቻ ሳይሆን ከዚህ በፊትም አድርጌው የማውቀው ሁሌም የማደርገው ነገር ነው።

የስልኬን ካሜራ አው እጠቀማለሁኝ። ግን አብዛኛውን ጊዜ እ እንደ ሌላው በኔ እድሜ እንዳለ ወጣት ፎቶ ለማንሳት ምናምን አይደለም የምጠቀመው የሆነ እ ፎቶ ማንሳት ያለብኝ ዶክመንት ሲኖር። ወይ የሆነ ነገር ለሰው ለመላክ ምናምን ካልሆነ በስተቀረ እ የራሴን ፎቶ ለማንሳት ወይ ለሌሎች ነገሮች ብዙ ጊዜ አልጠቀምም